የስልክ ባትሪ ምን ያህል ይቆያል? የስልኬ ባትሪ ምን ያህል ይቆያል ለሚለው እንደ ስልኩ ይለያያል። ጥሩ ስልክ ጥሩ ስልኮች ጥሩ ባትሪ ይኖራቸውል በአሪፍ የሚገዙት እንደ ባትሪያቸው መጠን ነው። አምስት ሺህ ፓወር ያለው አለ። ስድስት ሺህ ፓወር ያለው አለ አምስት ሺህ ከስድስት ሺህ ያንሳል ሞር ስድስት ሺህ ብዙ ቀን ይቆያል ማለት ነው። እና እኔ የኔ ስልክ አምስት ሺህ ነው። ቢያንስ በቀን ሰክቼው መቶ ፐርሰንት ካረገ በኋላ ለአራት ሰዓት ለአምስት ሰዓት ሊያገለግለኝ ይችላል ማለት ነው። ኢንተርኔት እየተጠቀምኩ ማለት ነው እና ይሄን ያህል ይቆያል። የአንዳንዱ ሰዎች ደግሞ ብዙ ሰዓት ሊቆይ ይችላል ትንሽም ሊያልቅ እንደ ስልኩ እድሜ የወስነዋል። ብዙ አመት ያገለገለ ስልክ እድሜው ይደክማል ማለት ነው። በቃ አንድ ሰዓት በሌላ ላይሰራ ይችላል ባትሪው ቶሎ ሊያልቅ ይችላል ምናምን እንደገና ደግሞ የበተን ስልኮች ደግሞ ባትሪያችሁ በጣም ይቆያል። ለምሳሌ እነሱ ኢንተርኔት ምናምን ስለማይጠቀሙበት ለአራት ቀን ለአምስት ቀን ሁላ ሊያገለግል ይችላል ማለት ነው። እና እንደ ስልኩ ይቆያል የኔ ስልኬ ባትሪ ምን ያህል ይቆያል ለሚለው እስከ አምስት ሰዓት በቀን ይቆያል ማለት ነው። ይሄን ይመስላል